የአትክልት ስራ መስራት እወዳለሁ። እ የአትክልት ስራ መስራት እወዳለሁ ስል እ አትክልት ከመትከል ጋር በተያያዘ ነው። ስለዚህ የአትክልት ስራ መስራት እወዳለሁ እ ትንሽ የአትክልት ቦታ አለኝ። ስለዚህ በዚህ ትንሽ የአትክልት ቦታ ላይ እ የተለያዩ የአትክልት ስራዎችን እሰራለሁ ማለት ነው። እ በዚህ በአትክልት ቦታ ላይ እ አተር እና ቲማቲም እዘራለሁ። እ ምክንያቱም አተር እና ቲማቲም መዝራት ለተለያዩ ነገሮች ስለሚጠቅመኝ ነው ማለት ነው። እ ይህንን አተር ናቲማቲም እየዘራሁ በየቀኑ እ ውሃ አጠጣለሁ። እ ምክንያቱም አትክልት ውሃ የማያገኙ ከሆነ መብቀል ወይም ማደግ ስለማይችሉ ማለት ነው። እ አትክልት ውሃ ብቻ አይደለም ማግኘት ያለባቸው አፈር ማግኘት አለባቸው አየር ማግኘት አለባቸው ብርሃን ማግኘት አለባቸው። ስለዚህ እ በየቀኑ ውሃ አጠጣለሁ። እ ተክሎች ቀስ በቀስ ያድጋሉ ውሃ እያጠጣናቸው እየተንከባከብናቸው ስንመጣ። እ ተክሎች ያድጋሉ ልክ እንደዚሁ እኔም አተርና ቲማቲም ዘርቻለሁ። በየቀኑ ደግሞ ውሃ አጠጣዋለሁ በዚህም አማካኝነት ተክሎቹ ቀስ በቀስ እ እያደጉ መጡ አሁን እያደጉ ነው። ስለዚህ አዲስ ቅጠሎች ሲመጡ ደግሞ ደስ ይላል እ ተክሎች ከምንም ተነስተው ወደ ላይ እያደጉ ሲመጡ ደስ ይላል። ከዛ በተጨማሪ ደግሞ እድገታቸውን ቅጠልና የተለያየ አካላቸው እየጨመረ ሲመጣ ደስ የሚል መንፈስ ላይ እ የሚያስደስት ነገር ይፈጥራል። ስለዚህ እነዚህ አዳዲስ የተከልኳቸው ተክሎች እ አተር እና ቲማቲም እ አዳዲስ ቅጠሎችን እ ሲያወጡ ሳይ በጣም ነው ደስ ያለኝ። ስለዚህ እ አዲስ ቅጠሎች ሲመጡ ወይም አዲስ አዳዲስ ቅጠሎች ሲያወጡ ሳይ በጣም ነው ደስ የሚለው። እ ሌላው ደግሞ አፈር መንካት የአካል እንቅስቃሴ ነው። በነገራችን ላይ ስለዚህ እ አፈር ስናስተካክል ቆፍረን አፈር ስናስተካክል የተክሎችን የምንተክልበትን ቦታ ለማስተካከል ስንሞክር። ይሄ እ የአካል እንቅስቃሴን ስለሚፈልግ እ የአካል እንቅስቃሴ ነው ብለን እ መናገር እንችላለን ማለት ነው። ስለዚህ እ ተክሎችን በምንተክልበት ጊዜ እ ያለንን የተክል መትከያ ቦታ በምናስተካክልበት ጊዜ እ አፈሩን በምናስተካክልበት በምንቆፍርበት እና መደብ በምንሰራበት ጊዜ እ የአካል እንቅስቃሴ እያደረግን ነው ማለት ነው። ስለዚህ ይሄንን አፈር በመንካቴ ምክንያት እ እጆቼ ቆሻሻ ይሆናሉ። እ ያ ማለት አፈር ያው ከእርጥበት ጋር ሲቀላቀል እ የሚፈጥረው ነገር ስላለ ያ ነገር እ ከእጃችን እጃችንን ስንነካ እጃችን እ ቆሻሻ ይሆናል። ወይም የአፈሩን ቀለም ይይዛል በዚህም አማካኝነት እጃችን ይቆሽሻል። ስለዚህ እጄ እጄ ቆሻሻ የሆነ ማለት ነው። ግን ይህ ትክክለኛ ስራ ነው። ምክንያቱም እ አፈርን ከውሃ ጋር ቀላቅለን ስራ እየሰራን እያለ እጃችን ላይቆሽሽ የሚችልበት ምክንያት አይኖርም። ስለዚህ እ እጄ ይቆሽሻል እጄ መቆሸሹ የሚያሳየው ስራው በጣም ትክክል መሆኑን እና በትክክል እያከናወንኩት እየሰራሁት እንደሆነ ነው የሚያሳየው ማለት ነው። ስለዚህ እ በስራ ሰዓት ወይም አትክልቶቼን በምንከባከብበት ሰዓት እ እጄ ከአፈር ጋር ግንኙነት አፈር እና ከውሃ ጋር ግንኙነት ስለሚኖረው እጄ ቆሻሻ ይሆናል። ግን የትክክለኛ ስራ መሆኑን ተረድቼበታለሁ። ሌላው እ አበባዎችም እዘራለሁ እ እነዛ ቅድም ያልኳቸው አተር እና ቲማቲም ለምግብ ፍጆታ የሚውሉ ናቸው። እ እንዲሁም ደግሞ አከባቢውን ለማሳመር ወይም በረንዳይነት ጥሩ ለማድረግ አበባዎችን እዘራለሁእ ስለዚህ የአበባ ዘሮችም አሉኝ ማለት ነው። ሌላው እ የአበቦቹ ቀለም በጣም ነው የሚያስደስተው እ ተፈጥሮአዊ የሆነ ደስታን የሚሰጠው። እንደሚታወቀው ስለዚህ እ አበባዎችን መዝራት እ በጣም ያስደስተኛል። ቀለማቸው ስለሚያስደስት ሽታቸው ስለሚያስደስት የአበቦችን ቀለም እ ሳይ እርካታን ስለሚፈጥርልኝ እ አበቦችንም እ እዘራለሁ ማለት ነው። ስለዚህ ቀለማቸው በጣም ያስደስቱኛል። እ ሌላው ደግሞ እ የራሴን ምግብ ማብሰል የራሴን ምግብ ማብቀልም እ በጣም ለውጥ ያለው ወይም ደግሞ ደስ የሚል ነገር ነው። እ ምክንያቱም አተር እና ቲማቲም ለምግብ ፍጆታ የሚውሉ ናቸው። በዚህ አማካኝነት እ ምግቤን እያበቀልኩ ነው ወይም እየተከልኩ ነው ማለት ነው። ስለዚህ የተከልኩትን ምግብ መንከባከብ እ ግድ የሚለኝ ነገር ነው ማለት ነው። እ ሌላው እ ምግባችን ማብቀል መቻላችን ለውጥ ነው። እ ጥሩ ነገር ነው። እ ሌላው ደግሞ እ እንደዚህ ምግቦች ምግብ ሊሆኑ የሚችሉ ነገሮችን ማብቀል ወይም መትከል እ ተፈጥሮአዊ መሆን ነው። እ ስለዚህ ከተፈጥሮ ጋር መሆን በጣም ያረጋጋል። እ እንደሚታወቀው ሌላው የራሴን ምግቦች ማብሰል በጣም እ የሚያስደስት ነገር ነው። ወይም የራሴን ምግቦች መትከል በጣም የሚያስደስት ነገር ነው። ከዛ ባሻገር እ እነዚህን ተግባሮች በማደርግበት ጊዜ ከተፈጥሮ ጋር ስለሆነ እያረኩ ያለሁት ተፈጥሮ ከተፈጥሮ ጋር መሆን ደግሞ በጣም ያረጋጋል። እ ስራ በጣም ማስደሰትና ምርትን መስጠት ስለሆነ በጣም ያስደስታል ማለት ነው

እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በየእሁድ ቤተክርስቲያን እሄዳለሁ በሳምንት እሁድ እሁድ ቢያንስ ቤተክርስቲያን እሄዳለሁ ጸሎትና መዝሙር እወዳለሁ። የወንጌል ትምህርት ምክር። ይሰጣል አባቶች እዛ ትምህርት ያስተምራሉ ስለዚህ ያንን ትምህርት እከታተላለሁ የወንጌል ትምህርት እከታተላለሁ። ከማህበረሰቡ ጋር የምገናኝበት ጥሩ አጋጣሚም የሚፈጥርልኝ ስለሆነ። በጣም ደስ ነው የሚለኝ ወደ ቤተክርስቲያን በተለይ በተለይ እሁድ እሁድ በሚሄድበት ጊዜ ማለት ነው። ሌላው ቅዳሴ ቅዳሴ ሰላም ይሰጠኛል የቅዳሴ። ዝግጅት አለ ቅዳሴ በሚቀርብበት ሰዓት በጣም ሰላም እንዲሰማኝ የሚያደርገኝ ነው። ስለዚህ በቤቱ ውስጥም እጸልያለሁ። ጠዋትና ምሽት እንዘክራለን ስለዚህ ቤተክርስቲያን ብቻ ሳይሆን በቤት ውስጥም ጠዋትና ምሽት ጸሎት እናደርጋለን እንጸልያለን እንዘክራለን ማለት ነው። የእምነት መጽሐፍትን አነባለሁ በጾም ጊዜ ግን ጊዜ ህግን እተገብራለሁ። ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል። እግዚአብሔር ላይ እተማመናለሁ ማለት ነው።

ዛሬ ትራፊክ በጣም ይበዛል ምክንያቱም ቀኑ በጣም ትራፊክ የሚበዛበት ቀን የስራ ቀን ስለሆነ ዛሬ ትራፊክ በጣም ይበዛል ለሰአታት ያክል አልተንቀሳቀስንም ምክንያቱም ከፊታችን በጣም ብዙ መኪኖች ስለቆሙ መንቀሳቀስ አልቻልንም ስለዚህ እኛም እዛው መኪናችን ውስጥ ቁጭ ብለናል ማለት ነው። ስለዚህ መኪናዎች ረዣዥም ወረፋ ፈጥረዋል። መተላለፍ ስላልተቻለ ምንም ማለፊያ ስለሌለ ሁሉም በየመጣበት እየቆመ ስለሆነ መኪኖች ረዣዥም ሰልፍ ፈጥረዋል። ሁሉም እየጮሁ ናቸው ምክንያቱም ሁሉም መሄድ ይፈልጋል ወደሚሄድበት ቦታ ወደሚደርስበት ቦታ መድረስ ይፈልጋል ቶሎ በሰአት መድረስ ይፈልጋል በዚህ ምክንያት ሁሉም ክላክስ እያደረገ ነው። ወይም ጥሩን ባይየነፋ ነው። ግን ማድረግ የሚችሉት ነገር የለም። ምክንያቱም መንገዱ ዝግ ከሆነ የፊተኛው መኪና ካልሄደ የኋለኛው ሊከተል ስለማይችል ማለት ነው። ሰዎች እያንዳንዱ ይነጋገራሉ ሌሎች ሙዚቃ ያዳምጣሉ። እኔ ውጪ ውጪውን እየተመለከትኩ ነው መኪና ውስጥ ሆኜ ፀሀይ በጣም ታቃጥላለች ቀኑ በጣም ቀትር ላይ ስለነበር ፀሀይ በጣም ታቃጥላለች ሙቀት ይበዛል መዘግየቱ አበሳጭቶኛል ለስራዬ ዘግይቼ እደርሳለሁ ምክንያቱም በመኪናው መዘግየት ምክንያት ወይም በትራፊክ መጨናነቅ ምክንያት ዘግይቻለሁ። ስለዚህ በመዘግየቴ ምክንያት መልእክት መላክ አለብኝ ያለሁበትን ሁኔታ ገልጬ መልእክት ለሀላፊዎቼ ወይም ለስራ ባልደረቦቼ መላክ አለብኝ። ሌላው ትራፊክ ከተማው የከተማው ችግር ነው። መንገዶቹ ጠባብ መሆናቸው እንዲሁም ደግሞ ትክክለኛ የሆነ የመኪና ፍሰት እና አማራጭ መንገዶች ባለመኖራቸው ምክንያት በዚህ በከተማ ውስጥ ከፍተኛ የሆነ የከተማ ትራፊክ ችግር አለ ማለት ነው። ስለዚህ ትዕግስት ያስፈልጋል በነገራችን ላይ ምክንያቱም ብንበሳጭ ወይም ደግሞ ራሳችንን ብንወቅስ ምንም ምናመጣው ጥቅም ስለሌለ በእንደዚህ አጋጣሚዎች ላይ ትዕግስት ያስፈልጋል። አለበለዚያ ትዕግስት የማናደርግ ከሆነ ብዙ አደጋዎች ሊፈጠሩ ይችላሉ ማለት ነው። ስለዚህ በትራፊኩ መጨናነቅ ምክንያት ስራ ቦታዬ ላይ ባለመድረሴ ምክንያት ትንሽ ተበሳጭቻለሁ። ግን በትዕግስት መጠበቅ እንዳለብኝ አምናለሁ። ምክንያቱም ትዕግስት የማላደርግ ከሆነ መድረስ ያለብኝን ቦታ በሰላም መድረስ አልችልም። ያው ዘግይቻለሁ። ለሚደረገው ስራ ለሚደረገው ስብሰባ መድረስ አልቻልኩም። በዚህም ምክንያት ያለውን ችግር ጠቅሼ ለስራ ባልደረቦቼ በትራፊክ ችግር ምክንያት ልደርስ ስላልቻልኩ በደረስኩበት ሰዓት እንደምደርስና አሁን ያለሁበትን ሁኔታ በሚገልጽ መልኩ መልእክት ልኬያለሁ። ከዛ በኋላ ያው ሰዓቱ ሲደርስ ትራፊኩ ሲረጋጋ የምሄድ ይሆናል ማለት ነው። ከዛ ባሻገር አሁን የተቀመጥኩበት ሁኔታ ወይም ደግሞ መኪና ውስጥ ያለሁበት ሁኔታ ትንሽ የሚመች አይደለም። አንደኛ ፀሀዩ በጣም ጠንካራ ነው ከፍተኛ የሆነ ሙቀት አለ። ከዛ ባሻገር ጫጫታ አለ። የመኪና ጥሩምባዎች ጩኸቶች ይሰማሉ። ከዛ ባሻገር አንዳንዱ ሙዚቃ ከፍቷል። አንዳንዱ ደግሞ ወሬ ያወራል። ስለዚህ መኪና ውስጥ ያለው ሁኔታ እንደ አጠቃላይ የሚመች አይደለም። ጥሩ አይነት ነገር አይደለም። ቢሆንም ግን ይሄን ሁሉ ታግሼ መድረስ ያለብኝ ቦታ ለመድረስ ጥረት ማድረግ ይጠበቅብኛል ማለት ነው። አልያ ግን በጣም አስቸጋሪ ነው ሚሆነው። ስለዚህ ብዙ ሁኔታዎችን አልፌ በ ሳምን በሰአቱ መጨረሻ ወይም በጊዜው መጨረሻ በመጨረሻም መንቀሳቀሳችን አይቀርም ስለዚህ አሁን መኪናው እየተንቀሳቀሰ ነው።

ሙዚቃ የሌለው ህይወት በጣም ከባድ ነው። ስለዚህ ሙዚቃ የሌለበት ህይወት በጣም አይቻልም። በየቀኑ እኔ ሙዚቃ እሰማለሁ። ከምሰማቸው ሙዚቃዎች ውስጥ በተለይ በተለይ የኢትዮጵያ ሙዚቃዎች በጣም ምርጥ ናቸው። እንደሚታወቀው ኢትዮጵያ ውስጥ በጣም ብዙ አይነት ሙዚቃዎች አሉ። ሙዚቃዎች አራት አይነት ዘርፍ አላቸው። በተለይ በተለይ የትዝታ ሙዚቃዎች የሚወጡባቸው የሙዚቃ ዘርፎች እኔ በጣም ከኢትዮጵያ ሙዚቃዎች የምወዳቸው ናቸው። ሌላው ኢትዮጵያ ውስጥ ባህላዊ የሙዚቃ መሳሪያዎች አሉ። ባህላዊ የሙዚቃ መሳሪያዎች ልዩ ልዩ ድምጽ አላቸው። ለምሳሌ እነ ክራር እነ መሰንቆ እነ ከበሮ እነ እምቢልታ እና የመሳሰሉትን ማንሳት እንችላለን። ስለዚህ እነዚህ የተለያየ አይነት ድምጽ አላቸው። ዘመናዊ ዘፈኖችም እወዳለሁ በነገራችን ላይ ባህላዊ ዘፎኖችን እምወደውን ያክል እንዲሁም ዘመናዊ ዘፈኖችንም እወዳለሁ። እነዚህ ዘመና ዘመናዊ ዘፈኖች ሲሰሩ ሙዚቃ ያግዛል። ስለዚህ ዘፈናዊ ዘመናዊ ሙዚቃዎችንም እንደዚሁ እወዳለሁ። በመኪና ውስጥ እሰማለሁ ሙዚቃዎችን ከጓደኞቼ ጋራ አዳዲስ ድምፆችን እናዋጣለን። አንዳንድ ዘፈኖች ያስቁኛል ሌሎች ደግሞ ያስደስቱኛል ሙዚቃ ስሜትን ይለውጣል። ቃላት ትርጉም አላቸው። ሁሌም ማዳመጥ እፈልጋለሁ። ሙዚቃ ህይወት ነው ብዬ አምናለሁ። ምክንያቱም ሁላችንም ስሜታችንን የሚኮረኩሩ ሀሳቦች ከሙዚቃ ጋራ ስለሚነሱ። የእያንዳንዳችን ስሜት በሙዚቃ አማካኝነት የሚኮረኮር ይሆናል ማለት ነው። ስለዚህ ሙዚቃን ባገኘሁት አጋጣሚ ሁሉ ጸጥ ባለ አጋጣሚ ሁሉ ጸጥ እንኳን ባይል በኤርፎን ወይም ደግሞ በድምጽ ማዳመጫ። አዳምጣለሁ ማለት ነው። ስለዚህ ከሁሉም በላይ ኢትዮጵያ ውስጥ ያሉ ሙዚቃዎች ያስደስቱኛል በአማርኛ የተዘፈኑ ሙዚቃዎች ያስደስቱኛል። ከነዛም ደግሞ ይበልጡኑ ባህላዊ የሆኑ ሙዚቃዎች በጣም እሚያስደስቱኝ ናቸው። ከዛ ባሻገር አማርኛ ሙዚቃዎች ሆነው በጣም ዘመናዊ የሆኑ ሙዚቃዎች አሉ። የባህላዊ የሆኑ መሳሪያዎችን የማይጠቀሙ አስደሳች የሆኑ ስሜታቸው ደስ እሚል። ዘመናዊ የሆኑ ዘፈኖች አሉ ስለዚህ ባህላዊ ዘፈኖችንም ዘመናዊ ዘፈኖችንም እወዳለሁ። ከዛ ባሻገር እነዚህ ሙዚቃዎች ሲሰሩ የተለያዩ ሁኔታዎችን ሳስተውል በጣም ነው ደስ እሚለኝ ሙዚቃዎቹ የተሰሩበት መንገድ። የሙዚቃዎቹ የድምጽ ፍሰት የድምጽ ቅንብር የግጥም ይዘት እና የመሳሰሉት ነገሮች በጣም ያስደስቱኛል። ሙዚቃን ቤቴ ቁጭ ብዬ ልሰማ እችላለሁ። ስራ ቦታዬ ሆኜ ልሰማ እችላለሁ እንዲሁም ብዙ ጊዜ መንገድ ጉዞ የማደርግ ከሆነ በጉዞዬ መሃል ሙዚቃን አዳምጣለሁ ማለት ነው። ወይም እሰማለሁ ማለት ነው። ሌላው ከጓደኞቼ ጋር አዳዲስ ድምፆችን እናዋጣለን እኛም ለመዝፈን ምንሞክርባቸው ጊዜዎች አሉ። አዳዲስ ሙዚቃዎችን ሊሆን ይችላል የተዘፈኑ ሙዚቃዎችን ደግሞ መዝፈር ሊሆን ይችላል። እና የተለያዩ ድምፆችን አዳዲስ ድምፆችን አብረን እያወጣን እንዘፍናለን ማለት ነው ከሙዚቃው ጋራ ሊሆን ይችላል። ስለዚህ አንዳንድ ዘፈኖች ያስቁኛል። አንዳንዶቹ ደግሞ ያስደስቱኛል። ስለዚህ ሙዚቃ እንደየሁኔታው ነው ሲከፋን ሙዚቃ ልናዳምጥ እንችላለን ስንደሰት ሙዚቃ ልናዳምጥ እንችላለን። በተለያዩ አይነት ሁኔታዎች ውስጥ ሆነን ሙዚቃ ልናዳምጥ እንችላለን በጦርነት መካከል ሆኖ ጦርነት ላይ የሚያጀግኑ የበለጠ እንድንዋጋ የበለጠ መስዋዕትነት እንድንከፍል የሚያደርጉ ሙዚቃዎች አሉ በተለይ ወደ ኢትዮጵያውያን ስንመጣ እንደ ሽለላ እንደ ቀረርቶ እሚባሉት ማለት ነው። ስለዚህ የሙዚቃ ስሜትን በጣም ይለውጥ ስሜትን በጣም ይለውጣል። ቃላቱ ትርጉም አላቸው ሁሌም ማዳመጥ በነገራችን ላይ ሙዚቃ አስፈላጊ ነው ብዬ አስባለሁ። ምክንያቱም በጣም ጤንነት እንዲሰማን የሚያደርግ ጉዳይ ስለሆነ ስሜታችንን ማከም እንዲችል የሚያደርግ ጉዳይ ስለሆነ። ሙዚቃ ማዳመጥ እፈልጋለሁ ስለዚህ ሙዚቃ ህይወት ነው ብዬ መናገር እችላለሁ ማለት ነው።

ለደንበኛ ማቅረብ ያለብኝን ነገር እያዘጋጀሁ ነው። የግድ ዝግጅት ያስፈልጋል ለዚህ ጉዳይ ስለዚህ ለደንበኛ ማዘጋጀት ያለብኝን ነገር። አሁን አዘጋጅቻለሁ በመጪው ሳምንት ይመስለኛል ይሄ ነገር የሚቀርበው። ስለዚህ በመጪው ሳምንት ለሚቀርበው ለደንበኞች የማቀርበውን ነገር አሁን እያዘጋጀሁ ነው። ዝግጅቴም ስላይዶችን ማዘጋጀት እንዳለብኝ አምናለሁ ወይም ደግሞ ስላይዶችን እያዘጋጀሁ ነው። ሌላው በተጨማሪ መረጃ በግልጽ ማቅረብ አለበት ወይም ደግሞ መረጃ በግልጽ ማቅረብ አለብኝ። ስለዚህ በግልጽ የሚቀርቡ መረጃዎችንም ማዘጋጀት ያስፈልጋል። ከዛ ባሻገር በተጨማሪ ስዕሎችና ፎቶዎች ፎቶግራፎች ወይም ደግሞ ግራፎች ያስፈልጋሉ። ስለዚህ የማቀርበውን መረጃ በብዙ ነገር መደገፍ አለብኝ ማለት ነው። ከምደግፍባቸው መንገዶች አንዱ በመጪው ሳምንት የሚቀርበው ይሄ መረጃ ለደንበኞች የሚቀርብ መረጃ። የተለያዩ ስላይዶችን መያዝ አለበት። በስላይዶቹ ውስጥ ደግሞ የተለያዩ መረጃዎች በግልጽ መቅረብ አለባቸው። ከዛ በተጨማሪ እነዚህ መረጃዎች ምስሎችንና ግራፎችን ይይዛሉ ወይም እንዲይዙ ያስፈልጋል። ከዛ በተጨማሪ በድምጽ ከፍ አድርጌ መለማመድ አለብኝ። ምክንያቱም እያንዳንዱን ነገር በድምጼ ስለሆነ ለሰዎች የማቀርበው ድምፄ ለሰዎች ምቹ መሆን አለበት የማቀርበው ነገር ለሰዎች በደንብ የሚሰማ። ለሰዎች በደንብ መድረስ የሚችል መሆን መቻል አለበት። ስለዚህ በድምጽ ከፍ አድርጌ መለማመድ ይኖርብኛል ወይም አለብኝ ማለት ነው። ሌላው በማቀርብበት ጊዜ ከእኔ የሚጠበቀው ነገር በራስ መተማመን ነው። ስለዚህ በራስ መተማመን ማሳየት አለብኝ። በራስ መተማመን የማይኖረው አቀራረብ ብዙ ሰዎችን የሚስብ አይሆንም። የሚያስተላልፈው መልእክትም ያን ያክል የሚደመጥ አይሆንም። ስለዚህ በራስ መተማመን መተማመንን ማሳየት አለብኝ ለዚህ ደግሞ ቀድሜ በደንብ መዘጋጀት መቻል አለብኝ ማለት ነው። ሌላው ጥያቄዎች በተለያዩ አቅጣጫዎች ሊነሱ ይችላሉ እነዚህ ጥያቄዎች በሚነሱበት ጊዜ። እኔ ጥያቄዎችን መመለስ መቻል አለብኝ። ጥያቄዎችን የመመለስ አቅም ሊኖረኝ ይገባል ማለት ነው። ስለዚህ ጥያቄዎች ከተለያየ አቅጣጫ ከ ከዝግጁቱ ላይ ከሚሳተፉ ሰዎች ሊመጡ ይችላሉ። ስለዚህ እነዚህ ጥያቄዎች በአግባብ ምላሽ ሊያገኙ ይገባል። አለበለዚያ ግን የኔን የራስ አለመተማመን ሊያሳይ ስለሚችል ሰዎችም እኔን የመከተል አቅማቸው ወይም ፍላጎታቸው በጣም ዝቅተኛ ሊሆን ይችላል ማለት ነው። ስለዚህ ጥያቄዎችን የመመለስ አቅም እንዲኖረኝ ራሴን ማስቻል አለብኝ ማለት ነው። ከዛ በተጨማሪ የቡድን አባላት ያግዙኛል ብቻዬን አይደለም ይሄንን። የማቀርበው ለደንበኞች የሚቀርበውን ነገር የምናዘጋጀው በቡድን አባላት ነው። ስለዚህ የቡድን አባላቱ እኔ ካቀረብኩት በተጨማሪ እነሱ ጥያቄ በመመለስም ተጨማሪ ነገሮችን በትክክል በማቅረብም ያግዙኛል ማለት ነው። ስለዚህ የቡድን አባላት ያግዙኛል። ሌላው አስተያየታቸውን እጠይቃለሁ መጀመሪያ በዝግጅት ወቅት። ያቀረብኩበት መንገድ ትክክል ነው ወይ ብዬ ለእነሱ ካቀረብኩ በኋላ የእነሱን አስተያየት እጠይቃለሁ። ስለዚህ የእነሱ አስተያየት አዎንታዊ ከሆነ። ያንን አጠናክሬ እቀጥላለሁ በዛ መልኩ ለደንበኞች አቀርባለሁ ማለት ነው። ማስተካከላቸው ነገሮች ካሉና የነገሩኝ ነገር ካለ ደግሞ እነዛን ነገሮች በማስተካከል። ለደንበኞች በማቀርብበት ጊዜ በተሻለ መልኩ ለማቅረብ ራሴን አዘጋጃለሁ ማለት ነው። ስለዚህ አቀራረቡን እናሻሽላለን እነሱ ከሰጡኝ ነገር ላይ በመነሳት አቀራረቡን ማስተካከል ማሻሻል ከእኛ ግድ ስለሚል አቀራረቡን እናሻሽላለን። ሌላው ባለኝ በጣም ያለኝ ጊዜ በጣም ትንሽ ስለሆነ በጣም አሳሳቢ ነው። ስለዚህ ያለኝን ጊዜ በአግባቡ ተጠቅሜ በደንብ ራሴን ማዘጋጀት እና ለዝግጅቱ ራሴን ማዘጋጀት እና በደንብ ማስተካከል አለብኝ ማለት ነው። ስለዚህ በደንብ መዘጋጀት እንዳለብኝ እዚህ ጋር እያንዳንዱ የማቀርበው ነገር በግልጽ የሚያሳይ ነው ማለት ነው። ስለዚህ ደንበኞች በሙያዊነት እንደምንሰራ ማየት አለባቸው። ምክንያቱም ብዙ ጊዜ አንዳንድ ሰዎች አንዳንድ ስራዎችን በምንሰራበት ጊዜ የተሟላ ነገር እንደማንሰራና ሙያ እንደሌለን በግምት እንደምንሰራ ሊያስቡ ይችላሉ። ነገር ግን በዚህ አቀራረብ ላይ ለደንበኞች በምናቀርበው አቀራረብ ላይ። ሰዎች ወይም ደግሞ ደንበኞች። በሙያ ላይ ተመስርተን ወይም በሙያችን ላይ ተመስርተን በህግና በስርዓቱ መሰረት እያቀረብን እንደሆነ እንዲረዱ ማሳየት መቻል አለብን ማለት ነው። ስለዚህ ደንበኞች በሙያ እንደምናቀርብ እንደምንሰራ ማየት አለባቸው ማለት ነው። ከዚህ በተጨማሪ በመጨረሻ ስኬታማ እንሆናለን ወይም ደግሞ ስኬታማ እንሆናለን ብዬ ተስፋ አደርጋለሁ። ምክንያቱም በቂ ዝግጅት አድርገንበታል። ለማዘጋጀት ሁሉንም ነገሮች በበቂ ሁኔታ አዘጋጅተናል። ለማቅረብ ዝግጁ ነን ልበ ሙሉ ነን የልብ መተማመን አለን። የምናቀርበውን ነገር በደንብ እናውቃለን ስላይዶች አዘጋጅተናል ስለዚህ በዚያም ምክንያት። ሰዎች እንደሚ

የቪዲዮ ጥሪዎች አሁን የተለመዱ ናቸው። በጣም በብዙ ጊዜ የቪዲዮ ጥሪዎችን እንጠቀማለን ስለዚህ። አሁን ላይ እንደበፊቱ አይደለም ብዙዎቻችን የቪዲዮ ጥሪዎችን እየተጠቀምን ያለንባቸው ጊዜዎች ስለሆነ ያሉት። የቪዲዮ ጥሪዎች አሁን ላይ በጣም እየተለመዱ ያለባቸው ጊዜው ላይ ነው ያለነው ማለት ነው። ስለዚህ ከቤተሰብ ጋር ለመገናኘት የቪዲዮ ጥሪዎችን እጠቀማለሁ። ከዚህ በፊት ቀጥታ የሆነ የድምጽ ጥሪ ብቻ ነበር የምጠቀመው አሁን ላይ ግን። የቪዲዮ ጥሪዎች በጣም እየተለመዱ የመጡበት እና ቀላልም እየሆነ የመጣበት ጊዜ ስለሆነ ከቤተሰብ ጋር ለመገናኘት የቪዲዮ ጥሪዎችን መጠቀም ጀምሬያለሁ ስለዚህ። የቪዲዮ ጥሪዎችን እጠቀማለሁ ማለት ነው። ፊታቸውን ማየት ደስ ይለኛል በነገራችን ላይ። የቪዲዮ ጥሪ ደስ የሚለው የቤተሰብ አባላቶቻችን ወይም ደግሞ የምደውልበት ቦታ ያሉ ሰዎች ምን አይነት ሁኔታ ላይ እንዳሉ ምን እንደለበሱ ምን እያደረጉ እንደሆነና ምን አይነት ስሜት ላይ እንደሆኑ በቀላሉ ማየት ስለሚቻል። የቪዲዮ ጥሪዎች በጣም አስፈላጊ ናቸው ለዛ ነው ፊታቸውን ማየት ስለሚያስደስተኝ። ያንን አማራጭ ስለሚሰጠኝ ነው። የቪዲዮ ጥሪዎችን በብዛት የምትጠቀመው ማለት ነው። በስልክ ብቻ ከማውራት በቪዲዮ ጥሪ መገናኘት እና ከሰዎች ጋር ማውራት በጣም የተሻለ ነው። ምክንያቱም ቅድም እንዳልኩት ሰዎችን እያየን ማውራት እና ሰዎችን በድምጽ ብቻ ማውራት የተለያዩ ነገሮች ስለሆኑ ማለት ነው። አንዳንድ ጊዜ የስራ ስብሰባዎችንም በቪዲዮ እናደርጋለን። ምክንያቱም በቀጥታ ከሰዎች ጋር እየተያየን ለማውራት ወይም አንድ ቦታ ያለን ስሜት ተሰምቶን ከሰዎች ጋር ለማውራት የቪዲዮ ጥሪ በጣም አስፈላጊ ስለሆነ ማለት ነው። ስለዚህ የቪዲዮ የቪዲዮ ጥሪዎችን ከቤተሰብ ጋር ከማውራት ባሻገር ጋር ፊት ለፊት እየተያዩ ከማውራት ባሻገር የተለያዩ ስብሰባዎችን በምናካሂድበት ጊዜ። እነዚህን የቪዲዮ ጥሪዎችን እንጠቀማለን ማለት ነው ምክንያቱም ተሰብሰቢዎቹ አብረው እንዳሉ ያክል ስሜት ስለሚሰማን። የተለያዩ ጥያቄዎችን ፊት ለፊት በግንባር እየተያየን ስለምንጠያየቅ። ሀሳቦቻችንን ፊት ለፊት እየተያየን ስለሆነ የምናቀርበው። የቪዲዮ ጥሪ ለስብሰባ በጣም አስፈላጊ መሆኑን ከዚህ መረዳት እንችላለን ማለት ነው። ሁሉም ከስራ ቤት እየሰሩ ይሆናሉ ምክንያቱም ሁላችንም በስራ ላይ ያለን በቪድዮ ጥሪ ስብሰባዎችን የምናደርግ ከሆነ። ሁላችንም ስራ ላይ እየሰራን ስለሚሆን ያለንን ነገር ምን እያከናወነ እንደሆነ ምን እየሰራ እንደሆነ በግልጽ መተያየት ስለምንችል። የቪዲዮ ጥሪ በጣም አስፈላጊ መሆኑን እዚህ ጋር መረዳት እንችላለን ማለት ነው። ሌላው ጥሩ በየ በየመረቡ ጥሩ በይነ መረቡ ግንኙነት ያስፈልጋል የቪዲዮ ጥሪ ሲሆን። እንደ ድምጽ ጥሪ ብቻ አይሆንም የተሻለ የበይነ መረብ ጥንካሬ ያለው በይነ መረብ ያስፈልጋል ስለዚህ ጥሩ በይነ መረብ የሚኖር ከሆነ በድምጽ ከምናወራ ይልቅ በቪዲዮ ጥሪ ብናወራ በጣም አስፈላጊና ጠቃሚ ነው። በቀላሉ ከሰዎች ጋርም መግባባት የምንችልባቸው ሁኔታዎች አሉ ፊት ለፊት ተያይተን ስናወራና በድምጽ ብቻ ስናወራም ልዩነት ስላለው። ቢያንስ ቢያንስ በአካል ተገናኝተን ያወራን ያክል እንዲሰማን ስለሚያደርገን። የቪዲዮ ጥሪን በመጠቀም ማውራት በጣም አስፈላጊና ጠቃሚ ነው ማለት ነው። አንዳንድ ጊዜ ግንኙነቱ ይቆራረጣል በተለይ በተለይ ጠንካራ ወይም ጥሩ በየነበረብ መረብ የማይገኝ ከሆነ ወይም የበየነ መረብ ግንኙነት የማይገኝ ከሆነ። አንዳንድ ጊዜ ግንኙነቱ ይቆራረጣል ወይም ይቋረጣል። ስለዚህ የድምጽ የድምጽ መዘግየት መቆራረጥና የመሳሰሉ ነገሮች ሊከሰቱ ይችላሉ። በይነ መረቡ ጥንካሬ ደካማ የሚሆን ከሆነ። ምስሉን በደንብ ላይታይ ይችላል ድምፁ ሊቆራረጥ ይችላል የመሰሉ ጉዳዮች ሊፈጠሩ ይችላሉ። ምስሉ ያለበት ቦታዎች ሊቆም ይችላል ምንም አይነት እንቅስቃሴ ላያደርግ ይችላል። ስለዚህ እንደዚህ አይነት ችግሮች ሊፈጠሩ ይችላሉ ይሄ የሚፈጠረው መቼ ነው? ጥሩ ያልሆነ የበይነ መረብ በሚኖርበት አጋጣሚ ማለት ነው። ግን በአጠቃላይ ይሰራል። ያው ቴክኖሎጂውን በመጠቀም የተለያዩ ግንኙነቶችን በምናደርግበት ጊዜ በተለይ በይነመረቡ ጥሩ ከሆነ እንደ አጠቃላይ የሚሰራ ነው የሚሆነው። ስለዚህ አጠቃቀማችንን ማስተካከል ጥሩ በይነመረብ ያለበትን ቦታ እና ጊዜ መምረጥ እነዚህን ነገሮች የምናደርግ ከሆነ። የቪዲዮ ጥሪ በቀላሉ ማከናወን ይቻላል ስለዚህ እንዳይቋረጥ ሳይቋረጥ እንደ አጠቃላይ እንዲሰራ ማድረግ ይቻላል ማለት ነው። ስለዚህ የቴክኖሎጂ ርቀቶች ያንሳሉ በነገራችን ላይ በሀገራችን። ቴክኖሎጂው ሁሉም ቦታ አልተስፋፋም ቴክኖሎጂው በጥሩ ሁኔታ የደረሰባቸው ቦታዎች አሉ። እንዲሁም ደግሞ ቴክኖሎጂው በጥሩ ሁኔታ ያልደረሰባቸው ቦታዎች አሉ ስለዚህ። ቴክኖሎጂ ርቀቶችን ያንሳል ወይም ያሳንሳል ምክንያቱም። ለምሳሌ ቴክኖሎጂ ርቀቶችን ያሳንሳል ስንል። አሜሪካ ካለ ሰው ጋር እዚህ ቁጭ ብለን ማውራት እንድንችል ስለሚያደርገን ርቀቱን አጥቦልናል ማለት ነው። ሰዎችን በእይታ ማየት ግንኙነትን ያጠነክራል። ፊት ለፊት የተያየን ስናወራ ግንኙነቶችን በጣም ነው የሚያጠነክረው ስለዚህ በጣም ሀሪፍ ነው ማለት ነው። ይህ ዘመናዊ ህይወትን የዘመናዊ ህይወት አካል ነው ማለት ነው። ስለዚህ ዘመናዊነት ነው ፊት ለፊት የተያዩ

በስራ ላይ ከስራ ባልደረባ ጋራ ግጭት ይፈጠራል ብዙ ጊዜ ስራ ላይ ስንሆን የምንነጋገርባቸው ስለ ስራ የምናወራባቸው አጋጣሚዎች ብዙ ናቸው። በእነዚህ አጋጣሚዎች አማካኝነት ብዙ ጊዜ ግጭቶች ይፈጠራሉ። ስለዚህ ስራ ስንሰራ ስራ ባልደረቦቻችን ጋራ ግጭቶች ይፈጠራሉ። በእነዚህም አማካኝነት አስተያየቶቻችን የተለያዩ ናቸው። አንዱ ለግጭት መሰረታዊ ምክንያት የሚሆነውም አስተያየታችን ነው። ስለዚህ እኔ የማይበት መንገድ እና ጓደኛዬ ወይም የስራ ባልደረባ የሚያይበት መንገድ የተለያየ በመሆኑ ምክንያት። አንዳንዴ አለመግባባቶች የሚፈጠሩና በዚህም አማካኝነት ግጭቶች ይፈጠራሉ። በተለይ ስለ ፕሮጀክት አቀራረብ መደራደር አንችልም። ምክንያቱም አንዱ መሆን አለበት የሚለው አቀራረብ እና አንደኛው ሌላኛው ደግሞ መሆን አለበት የሚለው አቀራረብ የተለያየ ስለሚሆኑ ለግጭቶች መነሻ መንስኤ ይሆናሉ። ሁለታችንም አናምንም ምክንያቱም እኔም የኔ እንዲሆን ነው የምፈልገው። ያ ጓደኛዬም ወይም የስራ ባልደረባዬም እሱ ያለው እንዲሆን ነው የሚፈልገው በዚህም አማካኝነት ወደ ግጭት እንድንገባ ልንገደድ እንችላለን። ሌላው ውይይቱ ትንሽ ሙቅ ይሆናል ወይም ደግሞ ውይይቱ ለግጭት የሚዳርግ ይሆናል። ከዛኛው ከጓደኛዬ ወይም ከስራ ባልደረባዬ ወገን የሚመጣው ንግግር እና ከእኔ የሚመጣው ንግግር የሁለታችን እየተጋጋለ ይሄድና እየሞቀ እየሞቀ ይመጣና ለግጭት የሚዳርግ ሊሆን ይችላል ማለት ነው። ሌላው ሌሎች ሰራተኞች ነገሮችን ማስተዋል ይችላሉ። እነሱ የሚያስተውሉ ከሆነ ነገሮችን እነሱ ለማስተካከል ሀላፊነት መውሰድ ይችላሉ ማለት ነው። ይህ ምቹ አይደለም በነገራችን ላይ። ስለዚህ ምቹ ያልሆኑ ነገሮችን መፍታት ካልተቻለ ስራን በጋራ ማከናወን ትንሽ ከባድ ነው። የሚሆነው ስለዚህ ነገሮችን መፍታት የግድ አስፈላጊ ሆኖ የሚገኝበት ጊዜ ላይ እንመጣለን ማለት ነው። ለመቆጣጠር እየሞከርኩ ነው ምክንያቱም ከሁለት አንዳችን ነገሮችን ማስተካከል የማንችል ከሆነ ወይም አንዳችን አንዳችንን የማንችል ከሆነ ለስራ ባልደረቦቻችን ጋራ ከባድ የሆኑ ግጭቶች ይፈጠራሉ። ይሄ ደግሞ ምናልባት ስራን ለማከናወን ራሱ በጣም ከባድ ሊሆን ይችላል። ምናልባት አስተባባሪ ማስገባት ያስፈልጋል ወይም ደግሞ በመካከላችን ከሚታዘቡ ውጫዊ ከሆኑ ከእኛ ወገን ያልሆኑ ሰዎችን ማስገባት ያስፈልጋል። እንዲዳኙንና ችግሩን መፍታት እንዲችሉ ማለት ነው። ስለዚህ ችግሩን መፍታት አለብን በየትኛውም መንገድ ችግሩን መፍታት ይጠበቅብናል። ምክንያቱም አንድ ስራ ውስጥ እየሰራን ከስራ ባልደረባ ጋር ባልደረባ ጋር ችግሮችን መፍታት ካልቻልን ስራውን በጥሩ አይነት ሁኔታ ላይሰራ ይችላል። ብዙ አስቸጋሪ ሁኔታዎች ሊፈጠሩ ይችላሉ። ለስራ ያለን አመለካከት ጥሩ ካልሆነ ውስጣችን ያለው መንፈስ ጥሩ ካልሆነ ስራ ማከናወን ስለማይቻል በስራ ባልደረቦቻችን መካከል የሚኖረው ግንኙነት ጤናማ መሆን ይኖርበታል። ስለዚህ ግጭቶች ሊኖሩ ይችላሉ ግን ግጭቶች ቶሎ መፈታት ይኖርባቸዋል። ግጭቶችን ብንችል እኛ ራሳችን መፍታት ይጠበቅብናል። አልያ ግን መሃል ላይ የሚገባው ሰው ግጭቶቹን ለመፍታት የተለያዩ መንገዶች በመጠቀም ሊያግባባንና ወደ ትክክለኛው ስሜቶቻችን እንድንመለስ ሊያደርገን ይገባል። ስለዚህ ግላዊ ስሜቶችን ማስወገድ ያስፈልጋል በነገራችን ላይ ስራ በምንሰራበት ጊዜ ብዙ ስሜቶች ሊኖሩን ይችላሉ። የስራ ስሜት ግን ለስራ ብቻ ነው መሆን ያለበት እንጂ ግላዊ ስሜት የምናራምድበት መሆን የለበትም። ስለዚህ ግላዊ ስሜቶቻችንን ማስወገድ የግድ ያስፈልጋል ማለት ነው። ምናልባት ከዛሬ በኋላ እንነጋገራለን ዛሬ አንዳንድ ነገሮችን ወይም አንዳንድ ጉዳዮች እንድንጋጭና እንድንነጋገር ቢያደርጉንም ልንኮራረፍና ልናድር እንችላለን። ነገር ግን ከዛሬ በኋላ ባለው ቀን ለምሳሌ ነገ በምንገናኝበት ጊዜ በመካከላችን የተፈጠረውን ነገር ችግራችንን ፈተን በመነጋገር እንደገና ወደ መነጋገርና አብሮ ወደ ስራ ወደ መስራት ልንመለስ እንችላለን። ስለዚህ መግባባት ማግኘት የግድ አስፈላጊ ነው። ካልተግባባን ስራ መስራት ከባድ ነው። መግባባት የግድ አስፈላጊ ነው በአንድ ስራ ውስጥ የሚሰሩ የስራ ባልደረቦች መግባባት ላይ የማይደርሱ ከሆነ ስራውም ውጤታማ አይሆንም። እነሱም ደግሞ ያላቸው ፍላጎት ይሞታል ማለት ነው። ስለዚህ ሁላችንም በአንድ አይነት ስራ ውስጥ በምንሰማራበት ጊዜ የመጀመሪያው ለስራው መሰራት ምክንያት እና ለስራው መሰራት ውጤታማነት አስፈላጊው ነገር የስራ ባልደረቦች እርስ በእርስ መግባባት መቻል ነው። ስለዚህ የቡድን ስራ መስማማት ይጠይቃል። ምክንያቱም ለበቡድን ለምንሰራቸው ስራዎች መስማማትን የማናደርግ ከሆነ ወይም በመስማማት ላይ እየተመሰረተ የማይሆን ከሆነ ውጤታማ ላይሆን ስለሚችል ማለት ነው። ስለዚህ መግባባት የመጀመሪያውና በጣም ወሳኙ በጣም አስፈላጊው ነገር ነው። ስለዚህ እንደ አጠቃላይ ስራ ላይ ግጭቶች ይፈጠራሉ። ግጭቶች ስራን በተመለከተ ነው ሊሆኑ የሚገባው እንጂ የግል ፍላጎቶቻችንን እና የግል አመለካከቶቻችንን ለማራመድ መሆን የለበትም። ስለዚህ ሀሳቦቻችንን የግል ሀሳቦቻችንን ወደ ጎን ትተን ሀሳቦቻችንን በመሰብሰብ ወደ ዋናው ስራችን መመለስ አለብን። የሚያጋጩን ጉዳዮች እንኳን ቢፈጠሩ እነዛን ወደ ጎን በመተው ግላዊ ስሜቶቻችንን በማስወገድ ወደ ዋናው ስራ መመለስ መቻል አለብህ ማለት ነው። ስለዚህ

በየቀኑ በአውቶቢስ እጓዛለሁ በተለይ በተለይ ጠዋት ጠዋት ጠዋት ጠዋት ጠዋት ላይ ሰዎች ተሞልቶ ይሆናል ስለዚህ በጣም ሰው ስለሚበዛ ጠዋት ላይ ትንሽ አስቸጋሪ ነው። ነገር ግን የተለያዩ ቦታዎች ለመሄድ በየቀኑ በአውቶቡስ እጓዛለሁ። እንዳልኩት ግን ጠዋት ጠዋት ትንሽ አስቸጋሪ የሆነ ሁኔታ አለ። ምክንያቱም ሰዎች ይበዛሉ ሁሉም ወደ ስራ የሚሄዱ ናቸው ምክንያቱም ጠዋት ላይ ሁሉም ወደየ ስራ የሚሄድበት ሰዓት ስለሆነ። ትንሽ የአውቶብስ አጠቃቀማችን ጠዋት ላይ በጣም ይጨናነቃል። በዚህም አማካኝነት ጠዋት ላይ አውቶብስ ለመጠቀም በጣም አስቸጋሪ ይሆናል። ምክንያቱም ሁሉም ሰው ወደ ስራ የሚሄድበት ሰዓት ስለሆነ ማለት ነው። አንዳንዶች እየተኙ ይጓዛሉ። በመኪና ሲሄዱ ወይም በአውቶቡስ ሲሄዱ እንቅልፍ የሚወዱ ሰዎች አሉ ስለዚህ ደገፍ ብለው ተኝተው የሚሄዱ ሰዎች አሉ። ወይም እየተኙ ይጓዛሉ ሌሎች ደግሞ ሞባይል እየተመለከቱ የሚጓዙ አሉ። ያ ማለት ብዙዎቹ ሞባይላቸውን እየነካኩ ብዙ ነገሮችን እያዩ የተለያዩ ቪዲዮዎችን እና መሰል ነገሮችን እያዩ በሞባይላቸው ጉዞ የሚያደርጉ አሉ። አንዳንዱ ደግሞ መስኮት አጠገብ ተቀምጦ የተለያዩ ነገሮችን ያያል እኔ ክንድ እንደነዛ አይነት ሰዎች መካከል ነው የምመደበው። ብዙ ጊዜ መስኮት አጠገብ ነው መቀመጥ የምወደው። መስኮት አጠገብ መቀመጥ የምወድበት ትልቁ ምክንያት አንደኛ ወደ ውጪ ብዙ ነገሮችን ማየት እችላለሁ። የከተማውን ውብ እይታ መመልከት እወዳለሁ። ከዛ ባሻገር በመስኮት አካባቢ መቀመጥ ለአየርም በጣም ቦታ ስለሆነ አየር ማገኝበት አይነት ቦታ ስለሆነ። ከሌሎች ቦታዎቹ ውስጥ ሁሉ መኪና ውስጥ መስኮት አጠገብ መቀመጥ እወዳለሁ ማለት ነው። ምክንያቱም የከተማውን ውውውው እይታ አያለሁ ከዛ ባሻገር አየርም እንዳለው ቅድም ተናግሬያለሁ። ሌላው በመስኮት በኩል ህንፃዎችን እና ሰዎችን አያለሁ ሲያልፉ ህንፃዎችን በየቦታው የተሰሩ ህንፃዎችን ማየት ስለሚያስችለኝ መስኮት አካባቢ መቀመጥ ከሚያስደስቱኝ ምክንያቶች አንዱ ነው። ሌላው በተጨማሪ አንዳንድ ጊዜ ትራፊክ በጣም ይበዛል። እንደሚታወቀው በአውቶቡስ እንቅስቃሴ ስናደርግ በተለይ ጠዋት ላይ ሁሉም ሰው ወደየስራ የሚሄድበት ጊዜ ስለሆነ ብዙ አውቶቡሶች ይኖራሉ ብዙ ታክሲዎች ይኖራሉ ስለዚህ በዚህም ምክንያት